ቤት ማለት መኖሪያ ማለት ነው። ስለ ቤት ስናወራ ብዙ አይነት ቤት ሊኖር ይችላል። ቅድም እንዳልኩት ስለ ቤት ስናወራ ቤት ማለት ለመኖሪያ የሚያገለግል ብዙ ገመናችንን የሚሸፍንልን። ብዙ ጊዜ ውጪ የማናደርጋቸውን ወይም በግላጭ ሌላው ሰው እያየን የማናደርጋቸውን ነገሮች የምናደርግበት ገመና ከታች። አለባበሳችን ምናልባት ውጪ እንደምንለብሰው ቤት ውስጥ ላንለብስ እንችላለን ስለዚህ ቤት ማለት ገመና ከታች ሁሉን ነገር ሸፋኝ። መኖሪያ ማረፊያ ማለት ነው። ስለዚህ ሁሉም ሰው በቤቱ ጥሩ ስሜት ተሰምቶት ውጪ እንደሚለብሰው ሳይሆን ዘና ብሎ ሊያሳልፍ የሚችልበት ቦታ ነው ማለት ነው። ለምሳሌ ቤት ስንል ብዙ አይነት ቤት አለ። እንደምናውቀው ከጭቃ የሚሰሩ ቤቶች አሉ ያ ማለት በእንጨትና በጭቃ በመጠቀም ግድግዳ ገድግዶ ከዛ በኋላ በጭቃ በመለጠፍ የሚሰሩ የጭቃ ቤት የሚባሉ አሉ። እንዲሁም ደግሞ በግንባታ የሚሰራ ቤት አለ ያ ማለት በአርማታ የሚሰራ በድንጋይ የሚሰራ በአሸዋ የሚሰራ በጠጠር የሚሰራ ቤት ማለት ነው። እንዲሁም ብዙ አይነት ቤቶች አሉ ስንል በግንባታም የሚሰራ ቤት ሆኖ ቤቱ ምንም አይነት ወደ ላይ ጭማሪ የሌለው ወይም ደግሞ ጂ ፕላስ ዜሮ የምንለው አይነት ቤት ነው ወይም ግራውንድ ላይ የሚያልቅ ወይም መሬት ላይ ብቻ የሚያልቅበት ሊሆን ይችላል። ወይም ደግሞ መሬት ላይ በተጨማረ ከፍ ብሎ የሚሰራ ቤት ለምሳሌ ፎቅ ቤት እንደምንለው ማለት ነው። ሲደመር አንድ ሲደመር ሁለት ሲደመር ሶስት ፎቆች ያሉት ወይም የተለያዩ ደረጃዎች ያሉት ቤት ማለት ነው። ስለዚህ ቤት በብዙ አይነት መልኩ ሊሰራ ይችላል። አሁን የተናገርኩት ወይም ያወራሁት የሰው ልጅ ለራሱ መኖሪያ እንዲመቸው ብሎ የሚሰራቸው ቤት የቤት አይነቶች ናቸው። በዚህ ዘመን ቤት ብዙ ጊዜ በግንባታ ነው የሚሰራው ነገር ግን ቤቱ ቀላል እንዲሆን የተለያዩ ነገሮችን እንጠቀማለን። ለምሳሌ ቤት በግንባታ ተሰርቶ መስኮቶቹ ግን ሙሉ በሙሉ በመስታወት የተሰሩ ሊሆኑ ይችላሉ በሮቹም እንደዚሁ ቀላል ሆነው በመስታወት የሚሰሩ በሮች ሊሆኑ ይችላሉ ወይም በጣውላ የሚሰሩ በሮች ሊሆኑ ይችላሉ። ስለዚህ ቤት እንደ አጠቃላይ ብዙ አይነት ቤት አለ። ይሄ እስካሁን ያወራሁት ለሰዎች መኖሪያነት የሚዘጋጅ አይነት ቤት ነው። ከዛ ባሻገር ቤት ለከብቶችም ይሰራል የከብቶች መኖሪያ ቤት ተደርጎ ወይም ደግሞ በረት የምንለው የከብቶች መኖሪያ ቤት ነው። ይሄ ደግሞ ለከብቶቹ ለመኖሪያነት ወይም ለማደሪያነት የምንጠቀምበት ወይም ደግሞ ከተለያዩ አውሬዎች ራሳቸውን የምንጠብቅበት ነው። ስለዚህ ቤትን በብዙ አይነት መልኩ ልንገልጸው እንችላለን ለከብቶች የሚሰራ ቤት መሬት ላይ ነው ብዙ ጊዜ የሚሰራው ከብቶቹ የሚመገቡበት ቦታ ይኖረዋል። ከውስጥ ለምሳሌ ፈሳሽ ነገሮችን የምናደርግባቸው የተለያዩ ለከብቶች መመገቢያ የሚሆኑ ነገሮች ቤት ውስጥ ይኖራሉ ከብቶች የሚተኙባቸው ቦታዎች ቤት ውስጥ ይኖራሉ። ከብቶች የሚታሰሩባቸው የተለያዩ ቦታዎች ቤት ውስጥ ይኖራሉ ማለት ነው። ስለዚህ ቤት ለብዙ አይነት ነገር ወይም ለብዙ አይነት ጥቅም ሊውል ይችላል ማለት ነው። ቅድም እንዳልኩት ለሰዎች መኖሪያ ቤት ነው ስንል የሰው ልጅ መኖሪያ ቤቱ ወይም ደሞ የሚኖርበት ቦታ ቤት ነው ካልን ቤት ብዙ ነገር ይሸፍናል። ለምሳሌ ውጪ እርቃናችንን መታየት አንችልም ቤታችን ውስጥ ግን እርቃናችንን ልንቆም ወይም እርቃናችንን ልንቀሳቀስ እንችላለን። ስለዚህ ቤት ገመና ከታች ነው ስንል ለዛ ነው ብዙ ጊዜ ምን እንደምንመገብ ሰው አያውቅም ግን እያንዳንዱን ነገር የምናደርገው ቤታችን ውስጥ ነው። ስለዚህ ቤታችን ውስጥ ሆነን እንመገባለን የምንመገበውን አይነት ምግብ የምንጠጣውን አይነት ነገር እንጠጣለን የምንለብሰውን አይነት ነገር እንለብሳለን። ስለዚህ ቤታችን ውስጥ የምናደርገውን ነገር ውጪ ያለ ሰው ማንኛውም ሰው እኛ ካልነገርነው በቀር ሊያውቅ አይችልም ማለት ነው። ስለዚህ ብዙ አይነት ቤት አለ ማለት ነው። ለምሳሌ ሆቴል ቤት አለ ምግብ ቤት አለ መኖሪያ ቤት አለ ስለዚህ ብዙ አይነት የቤት አይነቶች አሉ ማለት ነው። ለምሳሌ ሽንታችንን የምንሸናበት ወይም ደግሞ የምንጸዳዳበትን ቤት መጸዳጃ ቤት ወይም ሽንት ቤት ብለን ስያሜን እንሰጠዋለን ማለት ነው። ስለዚህ ብዙ አይነት ቤቶች አሉ። ቅድም እንዳልኩት ማድ ቤት አለ ማድ ቤት የምንለው ደግሞ ምግብ የምናዘጋጅበት እንጀራ የሚጋገርበት ወጥ የሚሰራበት እና የተለያዩ ተግባራት የሚከናወኑበት አይነት ቤት ነው ማለት ነው። መሰል ተግባራት የሚከናወኑበት ቤት። ከዛ ባሻገር ሻወር ቤት አለ። ለምሳሌ ሻወር ቤት ወይም ደግሞ መታጠቢያ ቤት የምንለው ነው። ስለዚህ መታጠቢያ ቤት ደግሞ ሰዎች መታጠብ ሲፈልጉ ገብተው ሊታጠቡ የሚችሉበት ቤት ነው ማለት ነው። ሌሎችንም ቤቶችን ማንሳት እንችላለን ለምሳሌ ሱቆች አሉ ሱቅ የምንለው የሽያጭ ስራ የሚከናወንበት የመግዛት እና የመሸጥ ስራ የሚከናወንበት ቤት ነው። ስለዚህ ቤቶች እንደዚህ

ኦክቶበር በሀገራችን ጥቅምት ማለት ነው። ኦክቶበር በሀገራችን የካሌንደር አቆጣጠር ሁለተኛው ወር ተደርጎ ነው የሚቆጠረው ከሰፕቴምበር ቀጥሎ የሚመጣ ወር ነው። ኦክቶበር በጣም ብዙዎቻችን የምንናፍቀው ደስ የሚል አይነት ድባብ ያለበት በጣም በፍቅር የምንጠብቀው አይነት ጊዜ ነው ምክንያቱም በኦክቶበር ወር ፀሀይን በደንብ የምናገኝበት፣ ሰላም የሚሰማን ብዙ ጊዜ ምድራችን ወይም ምድሪቱ በአረንጓዴ የምትከበብበት ተፈጥሮን የምታንጸባርቅበት ጊዜ ነው። ኦክቶበር ወር ማለት እንደሚታወቀው ክረምቱ አልቆ በጋው በደንብ ሲመጣ ወይም ፀሀይ በደንብ ስትመጣ ከዝናቡ፣ ከጭቃው የምንላቀቅበት ጊዜ ነው በኦክቶበር ወር ከሚታዩ ነገሮች አንዱ ብዙ አዝመራዎች አሽተው ይታያሉ ብዙ ተክሎች በቅለው ይታያሉ፣ ምድራችን አረንጓዴ ሆና ትታያለች፣ ብዙዎቻችን ሰላም የሚሰማን ጊዜ ነው። በኦክቶበር ወር ብዙ ጊዜ እኛ ኢትዮጵያውያን ጥሩ ስሜት እንዲሰማን ከሚያደርጉ ምክንያቶች አንዱ አካባቢያችን ሁሉ በአደይ አበባ በጣም ያሸበርቃል፣ መሬቱ በሙሉ በሳር የተከበበ በአረንጓዴ ስፍራ የተከበበ ነው ከዛ ባሻገር ሽታው፣ ድባቡ፣ ሰላሙ፣ ወደፊት ያለው የበጋው ስሜት የሚንፀባርቅበት ጊዜ ነው። በኦክቶበር ወር ትምህርት በደንብ የሚጀመርበት የኤለመንታሪ ተማሪዎችም፣ የሃይስኩል ተማሪዎችም ወይም የሁለተኛ ደረጃ ተማሪዎችም፣ የቅድመ መደበኛ ተማሪዎችም፣ የመደበኛ ተማሪዎችም ወደ ትምህርት ቤት ገብተው ትምህርት በደንብ የሚጀምረው ጠንከር ያለ ትምህርት መውሰድ የሚጀምሩበት ጊዜ ነው፤ ስለዚህ በኦክቶበር ወር ብዙ ነገሮቹ በጣም ደስ የሚሉ ናቸው ለምሳሌ ኦክቶበር ወር ላይ ደስ እንዲሉን እንዲለን ከሚያደርጉ ምክንያቶች አንዱ ጥሩ ማር የሚገኝበት ጊዜ ነው ቅድም እንዳልኩት በተለያዩ አካባቢዎች አረንጓዴ አረንጓዴ የሆነ አትክልት የሚታይበት ጊዜ ስለሆነ ንቦቹ በደንብ አበቦቹን እየቀሰሙ ማር የሚያዘጋጁበት ጊዜ ነው። ስለዚህ በኦክቶበር ወር የሚገኝ ማር መድሃኒት ነው ይባላል ምክንያቱም ንቦቹ ከአንድ አይነት አበባ ብቻ ሳይሆን የተለያዩ አይነት አበባዎች የሚ የሚፈኩበትና የሚታዩበት ጊዜ ስለሆነ ንቦቹም የተለያየ አይነት አበባ ስለሚያገኙ ከተለያየ አበባ የሚቀሰም ማር ደግሞ ወይም የሚሰራ ማር ደግሞ መድሃኒት ነው ተብሎ ይታሰባል፤ ስለዚህ በኦክቶበር ወር ንጹህ ማር የምናገኝበት ጊዜ ነው ምክንያቱም ከንጹህ አበቦች የሚቀሰም ስለሆነ ሌላው ደግሞ በኦክቶበር ወር ኦክቶበር ማለት ጥቅምት እንደሆነ ቅድም ተናግሬያለሁ እንደ ሀገራችን አባባል ክረምቱን በብርድም በዝናብም በተለያዩ ነገሮች ሰውነታችን አካላችን ተጎድቶ የሚቆይበት ጊዜ ነው ስለዚህ በኦክቶበር ወር በጥቅምት አንድ አጥንት ይባላል ኦክቶበር ማለት ጥቅምት እንደሆነ ቅድም ተናግሬያለሁ ስለዚህ በጥቅምት አንድ አጥንት ያ ማለት በኦክቶበር ወር አንድ አጥንት ይባላል ማለት ነው ያ ማለት ሰዎች ብዙ ጊዜ ቅድም እንዳልኩት በእርሻ የደከመ ገበሬ ይኖራል፣ በተለያዩ ስራዎች ብዛት የደከመ ሰው ይኖራል፣ በአየሩ መቀዝቀዝ ምክንያት በብዙ ህመሞች ውስጥ ያለፈ ሰው ሊሆን ይችላል፣ እንዲሁም ደግሞ በቅዝቃዜው አማካኝነት በሳይነስና መሰል ችግሮች ሲሰቃይ የኖረ ሰው ሊሆን ይችላል ነገር ግን ኦክቶበር ላይ ከብት የመታረድ አይነት ባህሪ አለ ወይም ዝንባሌ አለ ወይም ልማድ አለ ስለዚህ ኦክቶበር ላይ በሚታረዱ ከብቶች አማካኝነት ሰዎች ከነበሩበት ችግር የሚወጡበት ራሳቸውን የሚጠግኑበት አጋጣሚ ይፈጠራል ማለት ነው። ስለዚህ ኦክቶበር ወር ላይ ብዙ ሰው ከነበረበት ችግር የሚላቀቅበት፣ ያንን የጨለማ ጊዜ የሀምሌና የነሀሴ የዝናብ የነጎድጓዳማ፣ የብልጭታ ጊዜ አልፎ ወደ ብርሃን ወደ ፀሀይ የምንመጣበት ጊዜ ይሆናል ማለት ነው። ያ በመሆኑ ምክንያት ሰዎች ደስተኛ የሚሆኑበት ወር ቢኖር ኦክቶበር ነው ማለት ነው ምክንያቱም ቅድም እንዳልኩት ከጨለማ ወደ ብርሃን የምንመጣበት የዘራነውን በተስፋ የዘራነውን እህል የምናይበት አፍርቶ እየበቀለ የምናይበት ጊዜ ከዛ ባሻገር እሸት የሚበላበት ጊዜ ነው በተለይ እየበቆሎ እሸት በደንብ የሚበላበት ጊዜ ቢኖር ኦክቶበር ነው እንደዚሁም የተለያዩ የባቄላ እሸት፣ የአተር እሸት፣ የሽምብራ እሸት የሚበላባቸው ጊዜዎች ኦክቶበር ወር ነው ማለት ነው ስለዚህ ኦክቶበር ወር ለእኛ ለኢትዮጵያውያን የአመቱ ሁለተኛው ወር ነው፣ ከሰፕቴምበር ቀጥሎ የሚመጣ ሁለተኛው ወር ነው ምክንያቱም የኛ አመት የመጀመሪያው የአዲስ አመት መጀመሪያ መስከረም ነው ከመስከረም ቀጥሎ ደግሞ ኦክቶበር ይመጣል ማለት ነው ወይም ደግሞ ከሰፕቴምበር ቀጥሎ ኦክቶበር ይመጣል ማለት ነው፤ ስለዚህ ኦክቶበርን በደንብ ነው የምንዘክረው ከብዙ ችግሮች የምንድንበት፣ ከበሽታዎቻችን የምናገግምበት፣ ሰላማዊ የሆኑ ነገሮችን የምናሳልፍበት ወር ነው ማለት ነው ኦክቶበር ወር ስለዚህ ለኦክቶበር ወር ጥሩ የሆነ አመለካከት አለኝ።

ካልሲ ጫማ ውስጥ የምንለብሰው ሲሆን ብዙ ጊዜ በባዶ እግራችን ጫማችን ውስጥ እግራችንን ከምናስገባ ይልቅ የተለያዩ ለደህንነታችን መጠበቂያም ሊሆን ይችላል እንዲሁም ለእኛ ምቾትም ለመፍጠር ሊሆን ይችላል። ካልሲን እንለብሳለን ማለት ነው በአጠቃላይ ካልሲ ስንል እግራችን ላይ የምንለብሰው ነው። በብዙ መልኩ ካልሲን ልንጠቀም እንችላለን ብዙ አይነት ካልሲዎችም አሉ። እንደሚታወቀው ካልሲ ስንል ቅድም እንደተናገርኩት ጫማችን ውስጥ የምንለብሰው ነገር ሆኖ ነገር ግን እቤት ውስጥም ካለ ጫማ ካልሲም ብቻ ለብሰን ቤታችን ውስጥ ልንንቀሳቀስ እንችላለን። በባዶ እግራችን ከምንሄድ ይልቅ ካልሲን የምንጠቀምባቸው ጊዜዎች አሉ። ነገር ግን ካልሲ ብዙ ጊዜ በተለምዶ የምንጠቀምበት ወደ ውጭ ስንሄድ ከጫማችን ውስጥ የምንለብሰው ነው። በብዙ አይነት መልኩ የሚሰሩ ካልሲዎች አሉ ከፈር የሚሰራ ካልሲ አለ ወፍራም ካልሲ አለ ቀጭን ካልሲ አለ የጌጥ ካልሲ አለ የምቾት ካልሲ አለ ስለዚህ ብዙ አይነት ካልሲዎች ይኖራሉ ማለት ነው። በነገራችን ላይ ካልሲ ለብሰን ጫማችንን ስንለብስ በከፍተኛ ደረጃ ሙቀት ሊፈጠር ይችላል በተለይ በተለይ ቀኑ ፀሀያማ ከሆነ ከፍተኛ የሆነ ሙቀት ይፈጠራል በጫማችን እና በካልሲያችን መካከል ማለት ነው። ስለዚህ ካልሲያችንን በየጊዜው የማናጸዳ እግራችንን በየጊዜው የማናጥብ ከሆነ አጉል ለሆነ ሽታ ሊዳርገን ይችላል ማለት ነው። ምክንያቱም እንደሚታወቀው እግራችን ሲታፈን ሙቀት ይኖረዋል ሙቀት ሲኖር ደግሞ ላብ ይኖረዋል ላብ ካለው ደግሞ ከሙቀቱ ጋር ተያይዞ በተደጋጋሚ ይህንን አይነት አጋጣሚዎችን በምናልፍበት ጊዜ በቆሻሻ አማካኝነት ሲደመር በሙቀት አማካኝነት የሚመጣ ከፍተኛ የሆነ ሽታ ይኖራል። ይሄ ሽታ ደግሞ በጣም አስቀያሚ ስለሚሆን በሰው መሃልም መንቀሳቀስ እንዳንችል ሊያደርገን ይችላል። ስለዚህ እንደዚህ አይነት ችግሮችን ለመፍታት አንደኛ ካልሲያችንን ቶሎ ቶሎ መቀያየር አለብን። በሁለተኛ ደረጃ የሚኖረን የካልሲ ቁጥር በጣም በቁጥር ከፍ ማለት መቻል አለበት ያ ማለት አንድን ካልሲ ከግማሽ ቀን ያልበለጠ የምንለብሰው ከሆነ ያን ያክል ሽታ የሚያመጣ አይሆንም ማለት ነው። ነገር ግን ብዙ ጊዜ ብዙ ሰዎች ካልሲ የማያደርጉ አሉ በተለይ በተለይ ሴት እህቶቻችንን ስንመለከት ካለ ካልሲ ጫማዎችን ያደርጋሉ በዚህም ምክንያት ተረከዛቸው ይሰነጣጠቃል ቅዝቃዜ ያጠቃቸዋል ለተለያዩ ችግሮች ይዳረጋሉ ማለት ነው። ስለዚህ ማንኛውም ሰው ጫማ ሲለብስ ከጫማው ጋር ምቹ የሆነ እንዲሁም ደግሞ ሲያዩት የማያስጠላ አይነት ካልሲ መልበስ አለበት ብዬ አምናለሁ። ብዙ ሰዎች ሲያማቸው ወይም ደግሞ መጥፎ ስሜት ሲሰማቸው ካልሲ ያደርጋሉ ነገር ግን ሳያማቸው መጥፎ ስሜት ሳይሰማቸው ጀምሮ ራሳቸውን ለመንከባከብ ካልሲም ቢለብሱ ጤናቸውን መጠበቅ ይችላሉ ብዬ አስባለሁ። ምክንያቱም ካልሲ ከምቾት ባሻገር ጤናን ለመጠበቅም ጭምር ስለሚያገለግል ማለት ነው። ለምሳሌ እኔ ጠዋት ጠዋት የአካል ብቃት እንቅስቃሴ አደርጋለሁ የአካል ብቃት እንቅስቃሴ በማደርግበት ጊዜ የምለብሳቸው ጫማዎች አሉ ለምሳሌ እንደ ታኬታ አይነት ጫማዎች ወይም ደግሞ ጡት ያላቸው ለኳስ መጫወቻ የሚሆኑ ጫማዎችን እጠቀማለሁ። ብዙ ጊዜ ቀጭን ካልሲዎችን በምትጠቀምበት ጊዜ በዚህ ጫማ ውስጥ ቀጭን ካልሲዎችን በምትጠቀምበት ጊዜ እና ጫማውን ለብሼ በምንቀሳቀስበት ጊዜ የጡቶች የጫማው ጡቶች ላይ ያሉት ህመሞች ይሰሙኛል ወይም ጫማው የጫማው ጡት በራሱ ይቆረቁረኛል ማለት ነው። ስለዚህ እንደዚህ አይነት ጫማዎችን በምለብስበት ጊዜ ወፍራም የሆኑ ካልሲዎችን መጠቀም መቻል አለብኝ ማለት ነው። ምክንያቱም ወፍራም ካልሲዎች በምጠቀምበት ጊዜ የጫማው የራሱ ጡቶች በሶሉ አማካኝነት እኔ ጋር ያላቸው ስሜት እንዲቀንስ ስለሚያደርግ ማለት ነው። ስለዚህ እንደምንለብሰው ጫማ እና እንደምንኖርበት አካባቢ የካልሲያችን አይነት ይለያያል ማለት ነው። ለምሳሌ ቀዝቃዛ ሀገር የሚኖር ሰው ወፋፍራም ካልሲዎችን መልበስ ግድ ይለዋል ምክንያቱም ቅዝቃዜው በእግሩ አማካኝነት ወይም በእግሩ ጣቶች አማካኝነት ወደ ሰውነቱ የሚገባና በጣም እንዲበርደው ወይም የቅዝቃዜ ስሜት እንዲሰማው ስለሚያደርግ ማለት ነው። ስለዚህ ቀዝቃዛማ ሀገር የሚኖሩ ሰዎች ወፋፍራም ካልሲዎችን በተደጋጋሚ ይጠቀማሉ ማለት ነው። በአንጻሩ በጣም ሞቃት ሀገር የምንኖር ከሆነ ያው ለምቾትም ለውበትም ካልሲ ማድረጋችን ስለማይቀር ካልሲያችን ቀጭን መሆን ይጠበቅበታል። ስለዚህ ብዙ ጊዜ ጫማችን ውስጥ ካልሲ የምናደርግበት አንድ ትልቁ ምክንያት የጫማችንን ንጽህናም ለመጠበቅ ጭምር ነው። ለምሳሌ እግራችን ላይ አዋራ ካለና እግራችን በደንብ ንጹህ ካልሆነ ካልሲ የምንለብስና ጫማውን የምንለብስ ከሆነ የሚቆሽሸው ካልሲው እንጂ ጫማው አይቆሽሽም ማለት ነው። ስለዚህ ካልሲ በማድረጋችን ምክንያት የጫማችንን ንጽህናም መጠበቅ እንድንችል ልንሆን እንችላለን ማለት ነው። ስለዚህ በብዙ ምክንያት ካልሲ መጠቀማችን ለራሳችን ከፍተኛ የሆነ ጥቅም አለው ማለት ነው። ስለዚህ ካልሲ መልበሳችን ለጤናችንም ለውበትም ለሁሉም ነገር በጣም

ስለተገናኘን ደስ ብሎኛል የሚለውን ቃል ብዙ ቦታ ልንጠቀምበት እንችላለን በተለይ በተለይ የአማርኛ ተናጋሪ በምንሆንበት ጊዜ ለብዙ ጊዜ የተለያየን የተለያየናቸው ሰዎች ሊኖሩ ይችላሉ። አብረን በልጅነታችን ያሳለፍን ነገር ግን በስራ ምክንያትም ይሁን በተለያየ ምክንያት ለብዙ ጊዜ ተለያይተን የቆየናቸው ወይም ደግሞ ሳናገኛቸው እየቆየን ሰዎችን በሆነ አጋጣሚ ድጋሚ ልናገናኛ ልናገኛቸው እንችላለን። ምናልባትም እነዚህን ሰዎች በተለያዩ አጋጣሚዎች ርቀናቸው ለማግኘት ግን የምንፈልጋቸው የሚናፍቁን ወይም ደግሞ ከእነሱ ጋር ግንኙነት እንዲኖረን የምንፈልጋቸውን ልጆች ሰው ወይም ሰዎች ሊሆኑ ይችላሉ። ስለዚህ እነዚህን ከብዙ ጊዜ በኋላ ያገኘናቸውን ሰዎች ልክ ስናገኛቸው ስለተገናኘን ደስ ብሎናል ልንላቸው እንችላለን በሰላምታ ከተገናኘን በኋላ ስለ ደህንነታቸው ከጠየቅን በኋላ ስለተገናኘን ደስ ብሎናል ደስ ብሎኛል ልንል እንችላለን። ናይስ ቱ ሚት ዩ የሚለው የእንግሊዘኛውን ቃል የሚገልጽ ሲሆን ስለዚህ ስለተገናኘን ደስ ብሎኛል ብለን ልንገልጽ እንችላለን ማለት ነው። ይሄ ብቻ አይደለም። ለምሳሌ እኔ ከጓደኛዬ ጋር መንገድ ላይ እየሄድኩ እኔ የማላውቀው ነገር ግን ለጓደኛዬ ጓደኛ የሆነ ሰው መንገድ ላይ ላገኝ እችላለሁ። ስለዚህ በአጋጣሚው ያ ጓደኛዬ ይሄንን የእሱን ጓደኛ እንድተዋወቀው ሊያደርገኝ ይችላል። ስሜ ታደለ ይባላል ብዬ እለዋለሁ እሱም የራሱን ስም ይነግረኛል ከዛ በኋላ ካወራን በኋላ ወይም ሻይ ቡና ከተባባልን በኋላ ስለተገናኘን ደስ ብሎኛል ልለው እችላለሁ። ምክንያቱም ያ የዛን ሰው ሁኔታዎች ነገሮችን ስመለከት ለኔ የሚጠቅመኝ ሰው ወደፊት ባገኘው ደስ የሚለኝ አይነት ሰው ከሆነ ከእሱ ጋር ያለኝን ግንኙነት ለማጥበቅ ስለተገናኘን ደስ ብሎኛል። ወደፊት እንገናኝና በሰፊው እናወራለን ብዬው ልንለያይ እንችላለን ማለት ነው። ይሄ ብቻ አይደለም። በነገራችን ላይ በመገናኘታችን ደስ እንዲለን ከሚያደርጉ ምክንያቶች አንዱ ብዙ ጊዜ አናገኘውም ብለን ያሰብነው ሰው ወይም ደግሞ ድጋሚ ልንገናኝ አንችልም ብለን ያሰብነውን ሰው ድጋሚ የምናገኘው ከሆነ ስለተገናኘን ደስ ብሎናል ወይም ደስ ብሎኛል ልል እችላለሁ። ለምሳሌ ከቤተሰብ አባላት አንዱ ወደ ጦር ሜዳ ወይም ወደ ጦር ግንባር ሊሄድ ይችላል ወይም ደግሞ ወታደር ሆኖ ስልጠና ከወሰደ በኋላ ለውጊያ ወደ ጦር ግንባር ሊሄድ ይችላል። ወደ ጦር ግንባር ሲሄዱ የመመለስ እድላቸው ሰፊ ነው የሚሆነው በተለይ ጦርነቱ በጣም ከባድ የሚሆን ከሆነ። የመመለስ እድላቸው ጠባብ ነው የሚሆነው ቢመለሱም ወይ የአካል ጉዳት ደርሶባቸው አልያም ደግሞ በህይወት ላይሆን ይችላል የሚመለሱት። ስለዚህ የላክነው የቤተሰብ አካል በሆነ አጋጣሚ ወይ ጦርነቱ በሰላም አልቆ ወይ ደግሞ የነሱ ሀይል አሸንፎ ወይም የእረፍት ጊዜ ተሰቶት ወደ ቤት ቢመለስ ፍቅራችንን ለመግለጽ ስለተገናኘን ደስ ብሎኛል። ልለው እችላለሁ ማለት ነው ምክንያቱም እኔ ከማስበው ባሻገር የሱን ደህንነት የእሱን ሰላም ማየት በመቻሌ ምክንያት ማለት ነው። ስለዚህ ማንኛውም ሰው እኔን የሚወደኝ ከሆነ ከእኔ ጥቅም የሚያገኝ ከሆነ እና በእኔ በኩል የሚያገኛቸው ነገሮች ብዙ ከሆኑ በሆነ አጋጣሚ እኔን በሚያገኝበት ጊዜ ስለተገናኘን ደስ ብሎኛል ሊል ይችላል። ይሄ ብቻ አይደለም። ብዙ ጊዜ በተለይ ክረምት ላይ ከብዙ ገበሬዎች ጋር ወይም ከምናውቃቸው ቤተሰቦቻችን ጋር በውሃ ሙላት አማካኝነት ላንገናኝ እንችላለን ወይም ደግሞ ክረምቱን ላንገናኝ ወይም አብረን ላናሳንፍ እንችላለን ከገዛ ቤተሰቦቻችን ጋር ማለት ነው። በውሃ ሙላት ምክንያት ማለት ነው። ስለዚህ ክረምቱ ካለቀ በኋላ በተለይ ሀምሌና ነሀሴ ካለቀ በኋላ መስከረም ላይ ውሃውም ይጎላል እኛም ደግሞ ከራቁን ወይም በሩቅ ከሆኑ ቤተሰቦቻችን ጋራ የምንገናኝባቸው አጋጣሚዎች ይፈጠራሉ ማለት ነው። በዚህ ሰዓት የቤተሰብ አባላት ስለተገናኘን ደስ ብሎኛል እያሉ ፍቅራቸውን ሰላም ሰላምታቸውን ሊገልጹ ይችላሉ ማለት ነው። ስለዚህ ብዙ ጊዜ ከሰዎች ጋር ስንገናኝ አዲስ ግንኙነት ከሆነ ወይም ደግሞ ከብዙ ጊዜ በኋላ ያገኘናቸው ሰዎች ከሆኑ ወይም ደግሞ አካባቢያችን ያሉ ሰዎች ወይም ጓደኞቻችን ያስተዋወቁን አዳዲስ ሰዎች ከሆኑ ከእነዚህ ሰዎች ጋር ስንገናኝ ስለተገናኘን ደስ ብሎኛል ብለን ሀሳባችንን ልንገልጽ ለእነሱ ያለንን ክብር ልንገልጽ እንችላለን ማለት ነው። ብዙ ጊዜ ስለተገናኘን ደስ ብሎኛል የምንለው የምናገኘው ሰው ወይም ደግሞ ያገኘነው ሰው ለእኛ የሚጠቅመን አይነት ሰው ሆኖ ሲገኝ ወይም ደግሞ ከእኛ አስተሳሰብ ከእኛ ፍላጎት ከእኛ ሞያ ጋር የሚገናኝ አይነት ሰው ነገ ሊያግዘን ልናግዘው ወይም በስራ ልንገናኝ የምንችለው አይነት ሰው ሲሆን ይሄንን ቃል እንጠቀማለን ስለዚህ ስለተገናኘን ደስ ብሎኛል። የምንል ከሆነ ያንን ሰው በማግኘታችን ምክንያት የተሰማንን ደስታ የተሰማንን እርካታ ለመግለጽ ነው። ስለዚህ ስለተገናኘን ደስ ብሎኛል እንላለን ማለት ነው